ዛሬ የመጀመሪያ ምግብህ ምን? ነበር ለሚለው ጥያቄ እንግዲህ ዛሬ እንዳጣቀ ዛሬ እንደአጋጣሚ ሆኖ ጾም ነው ጋድ ነው። ያው እንግዲህ ራሱን የቻለ መመሪያ አለንና እስካሁን ነገር እስካሁን ያው እንግዲህ ምግብ አልበላሁም ብዬ ነው የማስበው። እንግዲህ ከዚህ በኋላ በምበላው ሰዓት ከዚህ በኋላ ባሉ ሰአቶች እንግዲህ ያው ሰባት ሰዓት ስምንት ሰዓት አካባቢ ያው ራሱን የቻለ ያው ደስ ያለኝ ምግብ የምመርጠውን አዘጋጃለሁ። ዛሬ የመጀመሪያ ምግብህ ግን እስካሁን ነገር የበላዉት ነገር የለኝም ለመናገር ምንም ነገር መረጃ ስለሌለኝ አልናገርም። ምሳሌ ግን የምበለው እንግዲህ አላውቅም ገና አዘጋጅቼ ስለምበላ እሱ ጋር እንግዲህ ያው የተለያየ ምግብ ይኖራል ከእሱ መርጬ አንዱን እበላለሁ። የመጀመሪያ ምግብ እንግዲህ እስካሁን ባለው እስካሁን አልተመገብኩም በባዶ ሆዴ ነኝ። ያው ለመናገር ትንሽ አስቸጋሪ ነው የሚሆነው እና። ምሳ ላይ ያለው ሰዓት እንግዲህ አሪፍ እንደሚሆን ታስፋ አደርጋለሁ። ቁርሱ እንግዲህ ወይም የመሆን ላይ አሁን ቀደም ምግብ አልበላሁም ብዬ ነው የማስበው